አዎ ሌሎችን ማበረታታት እችላለሁ። ያው በሰዎች በሚዘሩበት ወይም ደግሞ እነሱ በሚያደርጉት ነገር ላይ እነሱን በማገዝ እነሱን እነሱ ሀሳብ በመጨመር እነሱን ማበረታታት ምናምን ያን ያን ማድረግ። ችልበታለሁ እንዲሁም ደግሞ አስፈላጊም ነው

እኔ አንድ ቋንቋ ነው የምችለው በዋናነት ማለት አማርኛ ነው የምችለው። ያው ትንሽ እንግሊዘኛ ትንሽ እሞክራለሁ። ሌላ ደግሞ አዎ አዎ በቃ እንግሊዘኛ ትንሽ ሞክሩ እንጂ ሌላ የምችለው ብዙ ቋንቋ የለም። አማርኛ ነው በስትክክል የአፍ መፍቻዬ ቋንቋ አማርኛ ነው። እና እንደዛ ነው

ለስራ ያው ትምህርት ቤት ነው የምሄደው ተማሪ ነኝ። እና ያው እንግዲህ ያው ጉዞ ከተባለ ያው ጉዞም አይባልም ያው ከቤት ወደ ትምህርት ቤት ነው። እንጂ ያው ጉዞ ምናምን ከሀገር ውጪ ምናምን ከሆነ እንደዛ የሚያስከደኝ ነገር የለም። ምክንያቱም ተማሪ ስለሆንኩኝ ሀገር የሚያስወጣም ነገር ስለሌለው ያው

የአካባቢ ገበያ እንግዲህ አሪፍ ነው ሱቆቹ ምናምን ያው እኛ ጋር አሪፍ ሱቆች አሉኝ አካባቢ በእቃ የማይታጣበት ሱቅ። ደግሞ ሌላ በአቅራቢያ ብቻ በሱቅ የተሞላ በገበያ የተሞላ ስለሆነ ምንም ነገር ማጣት የማይቻልበት ቦታ እና በጣም አሪፍ የሆነ ቦታ ነው

በእጅ የምሰራ ስራ ያው እሰራለሁ። በእጅ የምሰራ የተለያዩ ምን አልጋ ማንጠፍ ሊሆን ይችላል ቤት መጥረግ ሊሆን ይችላል። የተለያዩ ነገሮችን ማስተካከል ልብስ ማጠፍ ልብስ ማጠብ ምናምን የተለዩ ብቻ ማሽን የምሰራቸውን ነገሮች። ያው በእጅ የምሰራበት ጊዜ አለ

ቃሌን እጠብቃለሁ አው ግን ብዙ ጊዜ ቃል አልገባም። ቃል ከገባው ግን ያው ቃል መጠበቅ ያለብኝ ሰው ነው። ምክንያቱም ያው ሰው እስኮሆን ድረስ ቃላችን መጠበቅ አለብን ብዬ አስባለሁና ያልነውን ነገር ወይ አንደኛችንን ቃል አለመግባት ነው እንጂ ቃል ሰጥተን ቃላችንን መጠፍ የለብንም ብዬ አስባለሁ። ስለዚያ ቃሌን እጠብቃለሁ ማለት ነው

በመስኮት ጎን ድሮ ነበር መቀመጥ ልጅ እያለው የምወደው እና ብቻ እንዲህ በመስኮት ጎን ነው። ወጥቼ በሱቅ ነበርን እና በሱቃችን መስኮት ጎን ተቀምጬ እንዲህ ውጪውን ማየት ያስደስተኝ ነበር። አሁን ላይ ያው ሱቁም ተዘግቷል። እኔም ደግሞ ለዛ የቤት መስመሮች ጋር ብዙ መቀመጥ ደስ አይለኝምየ አይጋብዝም ሲጀመር

የምወደው መተግበሪያ እንግዲህ እኔ አላውቅም የምወደው እስካሁን እንትን ብዬ አላውቅም ግን ትንሽ የሆነ ዩቲዩብ ደስ ይለኛል። ይኸው የተለያየ መረጃዎችን ኢንፎርሜሽን ማነው የተለያየ መረጃዎችን ብቻ ወደ ከእሱ ነው ምሰማው። የተለያዩ ምጠቅሙኝን ነገሮች ትምህርታዊ ነገሮች ምናምን ከእሱ ነው የማየው።

አይ ጨው ሲበዛ ብዙም ደስ ሲያንስም ሲበዛም ደስ አይልም። ጨው ግን ያው ሲያንስ በጣም ነው ሚደብረኝ። አሁን እኔ ብዙ ጊዜ ሲያንስብኝ አንዳንዴ ያው እጨምራለሁ። ግን በጣም ሲበዛ ደግሞ በጣም ነው የሚያስጠላው። ሲጀመር ሲበዛ ማንም አይወድም። ያው ጨው ብዙ ሰው ሲበዛ ያው እኔም እንደዛ ነኝ ማለት ነው

ያው ቅሬታዎችን ማስተናግድ ያው በመቀበል ነው። እንዲህ ሰው እኔ ቅሬታ ኖሮበት ወደ እኔ ሲመጣ እንዲህ እንዲህ እንዲህ እንዲህ አለብህ ሲለኝ ኦኬ ምናምን እሺ ብዬ ያው ያንን ነገር ለማስተካከል እሞክራለሁ እነሱም ጋር ደግሞ ችግር ካለህባቸው ምናምን እናንተ እንዲህ እንዲህ ባታደርጉ እኔ እንዲህ አላደርግም ነበር ብዬ ደግሞ እነሱንም ያው መውቀስ ምና እንደዛ ብቻ